ማቅረቢያ ማድረግ ትችላለህ? ማቅረቢያ ማድረግ እችላለው አዎ ማቅረቢያ ሲባል ለፕሮግራምም ሊሆን ይችላል። በተለያዩ ዝግጅቶች የራስ ንግግር ወይ ደግሞ እንደ ምግቢያ ሀሳብ ማቅረብ መቻል ማለት ነው። ያን ማቅረቢያ በተለያየ መንገድ ማዘጋጀት ይቻላል። አንደኛው ነው ዋናው ብዙ ሰው የሚጠበቅ የሚጠቀምበት የሚመስለኝ። ከራስ ሀሳብ ወይም ከራስ ልምድ ተነስቶ ያንን ማቅረቢያ ማዘጋጀት ሊሆን ይችላል። ከዛ ባለፈና ከዛ ውጪ ደግሞ የተለያዩ በዛ ዙሪያ የሚሰሩ ሰዎችን ጠይቀው ሀሳቦችን በማሰባሰብ። ሊባል የሚችል አሁን ለዛ ቦታ ለዛ ፕሮግራም ወይም ለዛ ዝግጅት ሊመጥን የሚችለውን ሀሳብ ሀሰባስቦ ከየሰው የት ላይ ሀሳብ አሰባሰባስቦ በየ በየ የዝግጅቱ ልኬታ እያቀረቡ ማቅረብ ማለት ነው። እና እሱ ሀሳብ እንዴት ነው የማየው? ሰው በተለይ ማቅረበን ለማቅረብ ሲያስብ በጣም ከፍተኛ የሆነ ዝግጅት ይጠበቅበታል ብዬ አስባለሁ። እሺ ምንድነው? አንደኛ ለተመልካች ወይም ማቅረቢያውን ለምታቀርብ አጠገብ ያለ የተሰበሰበው ሰው ሊመጥን የሚችል እሱን ሊያሰማ የሚችል ከዛ ባለፈ ደግሞ ዝግጅቱ ላይ ለዛ ነው ያህል ሰዓት ተቀምጦ ማድመጥ እንዲችል የሚያደርግ ሰውን የምትስብበት ሰውን የምትቀበልበት ወይ ደግሞ ሰውን ከአንተ ጋር እንዲቆይ የምታደርግበት የራስህ የሆነ መንገድ ሊኖሩ ይገባል ብዬ አስባለሁ። እሱ ምንድነው? በተለያየ መንገድ እንዳልኩት ተዘጋጅቶ መባል ያለበትና መባል የሌለበትን ለይቶ እኮ የዝግጅቱ ተመልካች መሃል መሆኑን ተረድቶ ተዝግጅቶ መልካሽ ባለፈ ደግሞ ዝግጅት ውስጥ ምንድነው የሚፈልገው? እንዴት ነው መቅረብ ያለበት? ለማነው እየቀረበ ያለው የሚለውን ነገር በስነ ስርዓት አውቆ ለዛ እዝግጅት ያስፈላጊን ሁሉ እዝግጅት አድርጎ መደረግ የሚገባው ነገር ነው ብዬ አስባለሁ። እና ከአንድም ሁለት ሰው እስቲ በምሰራበት መስሪያ በይስት ውስጥ ሲዘጋጅ እነዚህ አይነት ይልዩን ዝግጅቶች የባህል ሊሆን ይችላል። ወይም ደግሞ የድርጅቱ በዓላት ሊሆን ይችላሉ። ሲዘጋጁ ማቅረቢያ የማቀርበው እኔ ነኝ አብዛኛው ከቅርብ አለቄ ጋር ቅርበት ስላለኝ እና ትሽራለች ብሎም ስለሚያምን በአብዛኛው ጊዜ እድሉን እድሉን የሚሰጠው ለኔ ነው እና እሱ ማድረግ ደስ የሚል ነገር ነው ያስደስታል። ከዛ ባለፈ ደግሞ የንግግር ችሎታ ሀሳብን የመግለጥ ችሎታ የመጽሐፍ ነገሮችን አቀናብሮ ከዚህም ከዚያም ያገኙትን ሀሳብ አቀናብሮ ለአንድ ምቹ ለመሆን ዝግጅት ማመቻቸት በጣም አቅም የሚፈልግ ነገር እንደሆነ ይታወቃል ቀላል ነገር አይደለምና። እሱን አቅም ባይ ገዘው እያዳበርኩ መጥቻለሁ ብዬ አስባለሁ። በተለያዩ ድርጅቶች ሲኖሩ ከዛ ባለፈ ደግሞ የቤተሰብ ድርጅትም ሲኖር እኔ በቅድሚያ መናገር ሀሳቡን ማደራጀት ፕሮግራሙን የመምራት ማቅረቢያ የማቅረብ እድሉ ይሰጠኛል። በአብዛኛው እና ምናልባት ቤት ውስጥ የለመድኩት ልምድ ሊሆን ይችላል ለስራም ከወጣ በኋላ እንዲዘጋጁና እንደዚህ አይነት እድሎች ሲኖሩ የማቅረብ ድፍረቱ እንዲኖረኝ አድርጎኛል ብዬ አስባለሁ

ስጦታ መስጠት ትወዳለህ የሚገርመው ነገር በጣም ነው ስጦታ መስጠት የምወደው እና አሁንም የተለመደው ነገር እንዴት ነው? አንድ ሰው ወይ ልደቱ ሲሆን ወይ የሆነ የባህል ፕሮግራም ሲኖር ወይ ደግሞ ሁሌ የሆነ ብቻ ስጦታ መስጠት ስትፈልግ እንድትፈልግ ወይም ደግሞ ለዛ ሰው ስጦታ ለመስጠት እንድታስብ የሚያደርግ የተለየ ዝግጅት መኖር አለበት በአብዛኛው የተለመደው ማለት ነው። እና እንደዚህ አይነት ፕሮግራሞች ሲኖሩ ለምሳሌ ለዛ ስጦታ መስጠት ለፈለኩት ሰው ዛሬ ልደቱ ቢሆን አስቀድማዬ ለዛ ሰው አስቤ ምን ሊያስደስተው የሚችል ይችላል ብዬ ተጨንቄ ስጦታ በአብዛኛው አዘጋጃለሁ የተለመደውም እንደዛ ነው። እኔ ደግሞ ይበልጥ ደስ የሚል ነገር ምንድነው? ለምሳሌ በራሴ ልደት ቀን ለሰዎች ስጦታ መስጠት እወዳለሁ። ማለት ድሮ ነው ትምህርት ቤት እንዴት እንደሆነ አላውቅም ብቻ እናቴ ድሮ ተማሪ እያለሁኝ ምናልባትም ቤት ውስጥ ይከበር ስለነበረ ከዛ የተረፉ ከርሜላዎች ቸኮሌቶች ምናምን አሲዛ ትልከኝ ነበር ወደ ትምህርት ቤት ማለት ነው። ቤት ውስጥ የልደት ቀኔን ካከበርን በኋላ የሚተርፉ ወይ ከርሜላ ወይ ቸኮሌት ሊኖር ይችላልና እነዛን ቸኮሌቶች ቦርሳዬ ውስጥ ትከትና ለጓደኞችሽ ስጫቸው ምናምን ትለኝ ነበር እና አሁን ምን አልባት እሱን ልምምድ ይዤው ሊሆን ይችላል። ግን ለልደቴ ቀን ለሰዎች ስጦታ ስጦታም ባይሆን ግን ቸኮሌት ከሬምላም ቢሆን የሆነ የሚበላ ጣፋጭ ነገር መስጠጥ ደስ ይለኛል። በቃ ከልጅነቴ እናቴ ያስለመደችኝ ነገር እንደዛ ነው። እና ልደቴ ሲሆን ለጓደኞቼ እነሱ ይሰጡኛል በርግጥ የማያስታውሱትም አሉ ግን እኔ በቃ የተለያየ አይነት ቸኮሌት ይዤ እሄድና አግኝቻቸው ዛሬ ልደቴ ነው ይኸው ቸኮሌት ምናምን ብዬ እሰጣቸዋለሁ ማለት ነው። እና በቃ እነሱን ሁላ ይገርማሉ በቃ እኛ ነን እኮ ልንሰጥሽ የሚገባ ምናምን ይሉኛል ዞሮ ዞሮ አላሰቡትም አላሰቡትም ብቻም ሳይሆን እኔ ደስተኛ የሚያደርገኝ ነገር ነው ደስ ይለኛል። እና እንኳን በእነሱ ልደት በራሳቸው ልደት በእኔም ልደት ጀመሮ ለነሱ ስጦታ መስጠት ደስ ይለኛል። ከዛ ደግሞ ስጦታ ሲባል ደስ የሚል ነገር ነው። ለአንድ ሰው ያለህን ፍቅር ያለህን አክብሮት ያለህን ቦታ ለዛ ሰው ለግንኙነትህም ጭምር ከዛ ሰው ጋር ያለ ግንኙነት ያለህን ቦታ በየ ምክንያቱ ምክንያት እየፈለግክ የምታሳይበት መንገድ ስለሆነ በስጦታ ውስጥ ሀሳብህ ይታወቃል ለዛ ሰው ያለህን ሀሳብ ለዛ ሰው ያለህን ፍቅር ለዛ ሰው ያለህን ቦታ የሚያሳውቅ ነገር ነው ብዬ አስባለሁና በጣም ደስ የሚል ነገር ነው። እኔም እንዳልኩት ከህፃንነቴ ጀምሮ የለመድኩት ነገር ነው በጣም የሚያስደስተኝ ነገር ነው። በጣም በተለይ ደግሞ ያንን ስጦታ ያልጠበቁት ሲሆን በጣም የሚያስደስታቸው ነገር ሲሆን ከዛ ባለፈ ደግሞ ሲጠብቁት የነበረ ማለት ሲፈልጉት ነገር አግኝቼላቸው ምናምን ሲሆን በጣም ዋጋውን ከፍ ያደርገዋል ብዬ አስባለሁ። እና እሱን እሱን ሳስበው ስጦታ መስጠት ደስ የሚል ነገር ነው። ለጓደኛ ለምትወደው ሰው በህይወትህ በህይወትህ ዋጋ ለምትሰጠው ሰው ስጦታ መስጠት ደስ የሚል ነገር ነው። እንደሚታወቀው ደግሞ የ ስጦታ ትልቅም ትንሽ የሚባል ነገር የለውም። ሁሉም ስጦታ የራሱ የሆነ ዋጋ አለው። ምክንያቱም መነሻው ፍቅር እስከሆነ ድረስ ዋጋው የገዛበት ዋጋ ሳይሆን ፍቅሩ ነው ቦታው ነው እና ስጦታ መስጠት በጣም ነው የምወደው።

አቧራ ችግር ይፈጥርብሃል ወይ? አዎ በጣም። ከልጅነቴ ጀምሮ የተወሰነ ከ አተነፋፈስ ጋር የሚገናኙ ጎንፋን አይነት ወይም የሳንባ ምቻ አይነት በሽታዎች ይይዙኝ ነበር በተደጋጋሚ። ህፃን ሆኜና እያደኩኝ ስመጣ ወደ አለርጂ አይነት ነገር እየተቀየረ መጣ። ከዛ አሁን ላይ በጣም በትንሹም ቢሆን አቧራ ሲቦን ሲሸተኝ መታፈን አይነት ስሜት አለ አለብኝ። የሚገርመኝ ነገር ይሄ ብቻ አይደለሁም ከአባቴ ጀምሮ ወንድሞቼ ጭምር አንድ እህቴም አለች። እሷም በተመሳሳይ ምናልባት ከአባታችን የወረስነው ነገር ሊሆን ይችላል እንደዚህ አይነት በሽታዎች። ከቤተስብ ጋር የሚገናኙ ነገሮች አላቸውና ከዛ ይመጣል ሊሆን ይችላል። ሌላ ለትል ለተወሰነ ነገሮች አለርጂ አለብኝ። ግን ከአዋራ ጋር በተያያዘ ከሁሉም ላቅ ያለና የሚያስቸግረኝ እስካሁንም ድረስ ደግሞ ያልፈታሁት አይነት የአለርጂ አይነት ነው። በቃ በትንሹ ነገር ለምሳሌ እኔ ይገርመኛል ብዙ ሰው ይወዳል። መሬት ላይ ወይም ይሄ የአፈር መሬት የለም። እዚህ እንደዛ አይነት መሬት ውሃ ሲርከፈከፈበት የሚወጣ ሽታ አለ አይደል? ብዙ ሰው ይወደዋል። ለምን ማለት እንዴት እንደሚወደድ አላውቅም ግን እሱ የሚወደው ነገር ነው። እኔ ግን ያፍነኛል በቃ ልክ እሱ ነገር ሲሸተኝ ጎሮሮዬ ይዘጋል አፍንጫዬ ይዘጋል። የምትወሰነ በጣም ሲቆይና በጣም ከፍተኛ ነገር ሲሆን ከነጭራሹ መተንፈስ ሊከለከልኝ ይችላል። በጣም በትንሹ ግን አንተን ይቀንሳል አትነፋፍሴ ይጨምራል። በቃ ለመተንፈስ በጣም እጨነቃለሁ። እንደዚህ አይነት ነገር አለብኝ ከአቧራ ጋር የተያዘ ወይ ደግሞ ከፍተኛ የሆነ አፋም አቧራ ያለበት ቤት ስጠርግ። ወይ በጣም ተዘግቶ የቆየ ቤት። አልጋ ስር ምናምን ለማጽዳት ስጠርግ ምናምን ይታወቀኛል ማለት ነው። ሲያፍነኝ እንደ ማሳከከ አይነት ስሜት አለው መጀመሪያ ጆሮዬ አካባቢ አፍንጫዬና ጉሮሮዬ አካባቢ የማሳካካ አይነት ስሜት መጀመሪያ ይሰጠኛል። ቆይቶ ግን የማፈን የማስነጠስ ከዛ እንደሳለ አይነት ስሜቶች ቀስ በቀስ እየመጡ እየመጡ ከዛ ግን በቃ ጨመረ ያለ ወይም ከፍተኛ የሚመስል የመታፈን አይነት ስሜት ይሰጠኛል ማለት ነው። ድሮ መድሃኒት የታዘዘልኝ መድሃኒት ነበረ ፀረ አለርጂ መድኃኒቶች ቆይ ቆይቶ ነው። በርግጥ እነዛን መድኃኒቶች ስወስድ ባይሆን ሁለት ቀን ምናምን ቆይቶ ይተውኝ ነበር። አሁን ግን እኔንጃ እንዳያደኩ መጣሁ መሰለኝ። ድሮ ሀኪሞች ምን ነበር ያሉኝ እያደግሽ ስትመጪ። እየቀነሰ ነው የሚመጣው ምናምን ብለውኝ ነበረ ግን። አሁን ላይ እያደኩኝ እንደውም ስመጣ እንትን እያለ ነው የመጣው። እየጨመረ ነው የመጣው። በቃ የማሳከክ ስሜቱ ቶሎ ደግሞ ተው ቶሎ እየጨመረ ነው የመጣው ስሜቱ ስሜቱ ቶሎ ደግሞ ቶሎ የሚሰማኝ ነገር እየጨመረ ነው የመጣው። ካደኩ በኋላ እና ከቧራ ጋር በተያያዘ ችግር ይፈጥርብኛል። አዎ ሽታው። በቃ ግዴታ ነው በተለይ ውጪ ሲወጣ ምንም ምናምን ማስክ አድርጌ መውጣት ግዴታ ነው። ቤት መጠረግ የለብኝም እንዳልኩት ከፍተኛ አቧራ ያለበት ወይም ተዘግቶ የቆይ ሳይጠረግ የቆየ ቤት ምናምን መጥረግ አይሆንልኝም። ስለሚያፍነኝ እንዳልኩትና እንደዚህ አይነት ችግር አለብኝ

ጥላ ወይስ ፀሀይ ትመርጣለህ እኔ ጥላ ነው የምመርጠው ከፀሀይ ጥላ ይሻለኛል ፀሀይ ይመረጣል ፀሀይ የሚመርጥ አለ በተለይ የቀተር ፀሀይ እንዴት ይመረጣል በሽታ እኮ ነው አንጀኛ ጭንቅላት ያማል ራስን ያማል እኔ በጣም ሲሞቀኝ ይደክመኛል በቃ ከትፀሀይ ወይ ከሙቀት ሲጀመር ቅዝቃዜ ነገር ነው የምወደው ቅዝቅዝ ያለ ነገር ደስ ይለኛል ነፋስ ደስ ይለኛል ነፍስ ንፍስ ሲል ነው ደስ የሚለኝ እንትን ራሱ በደንብ ነው የምታዘበው ይሄ የስራ የመስራት ሙዴ ንቃቴ ከእንትን ጋር ይገናኛል ከሙቀት ጋር ይገናኛል ቀጥተኛ የሆነ ግንኙነት በጣም ሲሞቀኝ መስራት አልወድም፣ በጣም ሲሞቀኝ መስራት አልችልም ማረፍ ነው የምፈልገው፣ በዛን ሰዓት መተኛት ነው የምፈልገው፣ ቀዝቃዝ ሲል ነው ስሜቴ የሚነቃቃው የስራ ሞራሌ የስራ ንቃት የሚነሳ የኔ ነውና ለስራ ሲሆን እንደዛ ነኝ እና ለ መንገድ ላይም ስሄድ ጥላ እየመረጥኩ ነው የምሄደው የሆነ ቦታ ለመቀበልም ስፈልግ ፀሀይ የምፈልግበት ጊዜ ሊኖር በርግጥ ይችላል፤ ለምሳሌ ከፍተኛ የሆነ ብርድ ሲኖር በተለይ የጠዋት ፀሀይ ሲሆን በአብዛኛው ጊዜ በጠዋት ተነስቼ ለተወሰነ ደቂቃ በረንዳ ላይ ለፀሀይ ጀርባዬን ሰጥቼ መቀመጥ ደስ ይለኛል። የረፍት ሰዓቴ ላይ ሲሆን ያን ያክል ቤት ውስጥ በማረፍድባቸው ጊዜያቶች እንደዚህ አይነት ነገር አደርጋለሁ። አንዳንድ ቀን ደግሞ በጧት ከጓደኞቻችን ጋር ቁርስ ለመውጣት ለመብላት ስንቀጣጠር በጧቱ ለተወሰነ ደቂቃ እንዳልኩት ጀርባዬን ላይ ለፀሀይ ሰጥቼ መቀመጥ ደስ ይለኛል፣ ከዛ ውድ ፀሀይ የምመኝበት ጊዜ ያለ አይመስለኝም አብዛኛው ጥላ ላይ ነው መሆን የምወደው መንገድ ላይ ስሄድ ጥላ እያየሁ ነው የምሄደው ለመቀመጥ፣ ለመራመድ ምሞክረው እንደዛ ነው ጥላ ያለበት ቦታ ላይ ነው ደስ የሚለኝ፣ እንዳልኩት ከሙዴ ጋር ይገናኛል በቃ በጣም ፀሀይ ሲመተኝ ይደክመኛል ድካም ድካም ነው የሚለኝ፣ ስዝል ነው የሚታወቀኝ የሆነ ቀዝቀዝ ነገር ስል ነው የሚታወቀኝ ጥላ ቦታ ሲ ሲሆን ንፋስ በተለይ በተለይ ንፋስ የሚገባበት ቦታ ላይ ሲሆን ግን ለመቀመጥም ረዘም ያለ ሰዓትም ለመቆየት ይመቸኛል በአብዛኛው ጊዜ እና ያንን ነገር ነው እኔ ላይ የማስተውለው ከዛ ባለፈ ጥላ ነው ጥሩ አይደል በተለይ ቀጥር ፀሀይ ያማል በጣም ነው የሚያማው፣ እኔ እንዳልኩት ከሙዴ ጋር በቀጥታ ነው የማገናኘው ከዛ ባለፈ ግን የራስ ምታት ይሰጣል፣ ሙቀት ሙቀት ይልሃል፣ ይደብርሃል፣ የሆነ የመጨለም ስሜት አለው፣ በዛ ላይ ደግሞ በሽታም ነው በተለይ ቀትር ፀሀይ በሽታ ነው በቃ ጭንቅላት ያሰምማል እና ለብዙ ሰው አልመክርም ብዬ ነው የማስበው ጥሩ አይደለም። መሆን ያለበት በጣም ከፍተኛ ፀሀይ ሲኖር ወደ ጥላ መጠጋት ወይ ደግሞ ጥላ መያዝ ቆዳችንም ፀሀዩ እንዳይ እንዳይጎዳው ደግሞ ሰንስክሪን መጠቀም፣ ወንዶች ከሆኑ ደግሞ ኮፍያ ማድረግ፣ የፀሀይ መነፅሮችን መጠቀም ያስፈልጋል ብዬ አስባለሁ። ካልሆነ ግን ፀሀዩ ሙቀቱ ጥላች ቆዳችንን ይጎዳዋል በጣም ይጎዳዋል፣ ፀጉራችንን ይጎዳዋል እና እሱ እሱ አሪፍ ስላልሆነ እኔም ጥላ ነው የምመርጠው በጥላ መሄድ፣ በጥላ መመለስ በተለይ ረዘም ያለ ሰዓት የምቆይ ከሆነ አንድ ቦታ ላይ ጥላ ያለበት ቦታ አይቼ ነው የምቀመጠው ያንን ነው የምመርጠው አብዛኛው ጊዜ እንደዛ ነው የምመርጠው።

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ይመስለኛል የሰራኸው ስራ ወይም የበደልከው በደል ክብደት ይቅርታ መጠየቅን ያከብደዋል ብዬ አስባለሁ በጣም ከፍተኛ። በተለይ አንዳንድ ጥፋቶች አሉ በቃ ለማይገባው ሰው ሰው ሲበድል ይቅርታ መጠየቅ ይከብደዋል ብዬ አስባለሁ። እሱ ነገር ከባድ ያደርገዋል። ለማይገባው ሰው በቃ ላንተ ወንድም የሆነ ወይ የምትወደው በዛ መንገድ ልትጎዳው በዛ መንገድ ልታስቀይመው የማትፈልገው ጓደኛህ ወንድምህ የማይገባው አይነት በደል ስትበድለው ይቅርታ ማለት ይከብዳል ብዬ አስባለሁ ያ ነገር ያከብደዋል። ደግሞ እኔ እንደሚመስለኝ አንድ ሰው መጥቶ እኔን ይቅርታ ሲጠይቀኝ በቀጥታ የሚገባኝ እንዴት ነው? በቃ ካንቺጋ ያለኝ ግንኙነት መቀጠል እፈልጋለሁ እያለኝ ነው። ጓደኝነት ሊሆን ይችላል ወንድምነት እህትነት ምንም ሊሆን ይችላል ግንኙነቱ ከአንች ጋር ያለኝን ነገር እኔ በሰራሁት በደል መሰረት ምክንያት ወይም እኔ ባስቀየምኩት ስላስቀየምኩሽ ጓደኝነታችን እንዲቋረጥ ወይም አብሮ መሆናችን እንዲቋረጥ አልፈልግም እያለኝ ነው ያ ሰውና ጓደኝነትሽን አሁንም ድረስ እፈልገዋለሁ እያለኝ ነው። እንደዛ ነው የሚሰማኝ እና ይከብዳል እንዳልኩት በደለኛ መሆን ይከብዳል። በተለይ እንዳልኩት ደግሞ ለማይገባው ሰው እጅጉን ለምንወደው ሰው በሆነ አጋጣሚ ካስቀየምነው እኛ ባላስብንበትም ባስብንበትም ሊሆን ይችላል። ስናስቃይም ትንሽ ከባድ ያደርገዋል በተለይ በደሉ ደግሞ ከፍተኛ ከእኛም የማይጠበቅ ጓደኛችን ማንም ሰው ከሚያወደው ሰው ክፉ ነገር አይጠብቅም። ይታወቃል ግን ደግሞ እንትን ሲሆን ከባድ ሲሆን ያበለል የታሰበበት ነገር እስኪመስል ድረስ ሲከብድ ይቅርታን ያከብደዋል ብዬ አስባለሁ። ግን ደግሞ ከባድ ሊሆን ይችላል ምንም ያህል ከባድ ቢሆን ግን ካለን ግንኙነት ከገነባነው ከዚህ በፊት ካሳለፍናቸው ጊዜያቶች የሚበልጥ አይደለም ብዬ አስባለሁና ምንም ያህል በደላችን ከባድ ቢሆን ይቅርታ መጠየቅ አለብን ብዬ አስባለሁ። እኔም በተቻለኝ መጠን እንዳልኩት ነው። ሰዎች አስቀይሜ አውቃለሁ የምወዳቸው ሰዎች አስከፍቼ አውቃለሁ ባላሰብኩት መንገድ እነሱም በማያስቡት በማይጠብቁት መንገድ አስከፍቻቸው አውቃለሁ። እና ያኔ ግን እንዴት ነው መሆን ያለበት ትክክለኛው መንገድ? ይቅርታ መጠየቅ ነው በቃ። ያለፈው አልፏል የበደልኩት ነገር አለ በድዬሃለሁ ታውቆኛል። ይቅርታ መጠየቅ ማለት ሌላው መልኩ ምንድነው ታውቆኛል ማለት ነው። እንዳጠፋው ታውቆኛል እንዳስቀየምኩህ ታውቆኛል እንዳስከፋው ታውቆኛል ማለት ነውና። አንድ ሰው መበደሉን ከታወቀው በጣም ከፍተኛ በጣም ትልቅ ነገር ነው ሊመሰገን ይገባል ብዬ አስባለሁ። ምክንያቱም ራስን መውቀስ የራስን ክፍተት ማየት የራስን በደል ማየት ቀላል ነገር አይደለም ማለት ትልቅ አይምሮ የሚጠይቅ ነገር ነው ትልቅ ልብ የሚጠይቅ ነገር ነው ብዬ አስባለሁ። እና ይሄን ነገር አድርጌብሃለሁ ይሄን ነገር በድዬሃለሁ ማለት ቀላል ነገር አይደለም በቀላሉ የሚታይ ነገር አይደለም እና ይቅርታ ደግሞ ከዛ በኋላ ነው የሚመጣው። ራስን ከመውቀስ እንደበደልክ ከመታወቅ በኋላ የሚመጣ ነገር ስለሆነ በጣም በቀላሉ ችላ ሊባል የሚገባው ነገር ነው ብዬ አላስብም ቀላልም ባይሆን ግን ከባድ አይደለም። ምናልባት የበደሉ ክብደት ይቅርታችንን ሊያከብድ ይችላል። ምናልባት የበደልነው ሰው ክብደት ወይም ከዚህ በፊት የነበረን ግንኙነት ያ ሰው ከእኛ የሚጠብቀው ነገር ሌላ ሆኖ እኛ ግን ሌላ ስናደርግበት ወይም እሱ ከሚጠብቀው በተቃራኒ በማይጠብቀው መንገድ በደል ስንፈጽምበት ምናልባት ያ ነገር ሊያከብደው ይችላል ይቅርታችንን ቀላል ሊያደርግብን ይችላል። እንደዛም ሆኖ ግን መቅረት ያለበት ነገር ብዬ አላስብም።

ማሸነፍ ትችላለህ? አልችልም ማሸነፍ አልችልም ማሸነፍ ማለት ቃሉ እንዴት ነው የ የበግ ቆዳ መግፈፍ እንደማለት ነው አይደል ወይ ደግሞ የታረደ በግ ቆዳውን እንደመግፈፍ አይነት ነገር ነው ቃሉ እና እሱን ነገር አልችልም ከልጅነታችን ነበር በተለይ ለባህር በግ ሲሸለፍ ማየት በጣም ነው ነበረ እኔና ታናሽ ወንድሜ ለረጅም ጊዜ እናይ ነበር ወንድማችን እንደዛ ሲያደርግ ማለት ነው እና በተለይ አስር ሰዓት ምናምን ከሌሊቱ ነው የሚነሳው የግድ ሰዓት በኋላ ነው በጉ መተረድ ያለበት እና ምክንያቱም ያኔ ነው የሚፈሰከው ምናምን ተብሎ ስለሚታሰብ እንደ ሰዓቱ እቆጣጠር እንጠብቀው ነበረ በቃ በአብዛኛው ደግሞ እሱ ይተኙ ስለሚል አይቀሰቅሰንም ቀስቅሰን እያልነው አይቀሰቅሰንም ነበር እና ስለማይቀሰቅሰን እንደማይቀሰቅሰንም ስለምናውቅ እኔና ወንድሜ ቁጭ እንልና እንጠብቃለን ማለት ነው የሚያርድበት አካባቢ ተቀምጠን በቃ እንቅልፍ እያጃጃለን ምናምን በቃ ተቀምጠን እንጠብቀው ነበረና ይህ የአይነት የልጅነት ትዝታ አለኝ እኔ በራሴ ግን ሞክሬው አላውቅም ልሞክረው የምፈልግ ነገር አይደለም አስፈላጊም አይደለም እኔ የምሰራው ነገር ስላልሆነ ማለት ነው ነውና እሱ እሱን ነገር አለ ትችላለህ ወይ መቻል አይደለም አልችልም መቻልም አልፈልግም አስፈላጊም አይደለም ብዬ አላስብም በቃ በቤት ውስጥ በአንድ ቤት ውስጥ አንዴ ወንድ ልጅ እሱ ማደግ ከቻለ በቂ ነው ብዬ አስባለሁ ለምሳሌ ባሌ ያንን ማድረግ ቢችል ደስ ይለኛል ለበአል ማንንም ማስቸገር ወይም ከእኛ ውጪ ያለ ሰው ያንን እንዲያደርግለን አልፈልግም ባሌ ራሱ እንዲያደርገው ነው የምፈልገው እና እሱ ከቻለ በቂ ነው እኔ የተቀረውን ስራዎችን አንዳንድ ነገሮችን ከበዓሉ ጋር ወይም ያንን በግ ከማዘጋጀች ጋር የሚገናኙ ነገሮችን ልሰራ እችላለሁ ግን ይሄ የኔ ቦታ ነው ብዬም አላስብም የመልመድም ፍላጎት ሀሳቡም የለኝም እውነቱን ለመናገር የሚቻል ነገር ነው ምንም ከተለማመዱት የሚያቅት ነገር ነው ብዬ አላስብም የሚቻል ነገር ነው ግን እኔ የመለማመድ እቅድም የለኝም ሀሳብም የለኝም ሞክሬውም አላውቅም እውነት ለመናገር ሞክሬውም አላውቅም አስፈላጊ አይደለም እሱ ነው የሚያደርገው አብዛኛው በቂ ነው ብዬ አስባለሁ እሱ የሚያደርጋቸውን ነገሮች በቂ ናቸው ብዬ አስባለሁ ከዛ ግን ማየቱ እንዳልኩት ደስ ይለኝ ነበረ ከጓደኞቼ ጋር ከወንድሞቼ ጋር ሆነን ማየት በቃ ሲታረድ ሲሸለፍ ማየት በጣም ደስ ይለን ነበረ ከወንድሞቼ ጋር እና እሱ እሱ የልጅነት ትዝታ አለብኝ ከዛ ውጪ ግን ቀርቤ አላይም እፈራለሁ ከተወሰነ ርቀት በላይ መቅረብ አልችልም ስለሚያስፈራኝ በቃ የሆነ ተነስቶ የሆነ ነገር የሚያደርገኝ ነበር የሚመስለኝ እና እሱ እሱ ስለምፈራ አልቀርብም እንደዛም ሆኖ ግን የመለማመድ ሀሳቡም ፍላጎቱም የለኝም ብዬ ነው ላወራ የምችለው ለምንድነው ምናምን ሲባል አንደኛ የሴት ልጅ ስራ ነው ብዬ አላስብም ወንድ ከሰራ በቂ ነው አንድ ቤት ውስጥ ያለ አንድ ወንድ ልጅ እሱን መለማመድ ከቻለ እና ማድረግ ከቻለ በቂ ነው ብዬ ነው የማስበው የኔ መለማመድ ወይም ለመቻል መጣሩ ብዙ ጥቅም ያለው ነገር አይመስለኝም ምክንያቱም ሌላ የማደርጋቸው ነገሮች አሉኝ እሱ ያንን ቢያደርግ እኔ ደግሞ ማድረግ የምችለው ማደግ የማደርገው ሌላ ነገር አለኝ ብዬ ነው የማስበው እና እኔ ማድረግ የምችለው ወይም ለማድረግ የምወደው ነገር ላይ ባተኩር ይሻላል በሚለው የመለማመድ እቅዱን እንደ እቅድ አልይዝም መለማመድም አልፈልግም እንዳልኩትም አስፈላጊ ነው ብዬም አላስብም

ከልጅነቴ የምትዘክረው ነገር አለ? እንዴ በጣም ብዙ ነገሮች አሉ ከልጅነቴ የመዘክራቸው በጣም ብዙ ብዙ ብዙ ነገሮች አሉ፤ እኔ በጣም ብዙ ጓደኞች በጣም ብዙ በኔ እኩያ በኔ እድሜ እንደው በጣም የሚገርመው እኔ የተወለድኩበት ዓመተ ምህረት ከእኔ ጋር እኩል የተወለደው በአንድ ወር ብቻ የምንበላለጥ ሰፈር ውስጥ አምስት ልጆች አለን፤ አምስታችንም ሴቶች ነን እና የአንድ ወር ብቻ ነው ልዩነት ያለን ከአንዳችን ለአንዳችን ማለት ነው እና እነሱን ጨምሮ ሌሎች ብዙ ከእኔ የሚያንሱም ከእኔ በእድሜ የሚበጡም ጓደኞች ያሉበት አካባቢ ነው ያደግኩት እና በጣም በጣም ብዙ ትዝታ ነው ያለን ይሄ ስል ብዙ አይነት ጨዋታዎችን ተጫውተናል ብዙ አይነት ነገሮች አጋጥመውናል የማንረሳቸው እስካሁን ድረስ የማናስ የማንረሳቸው በጣም ብዙ አጋጣሚዎች አንዱን ለማውራት ያህል ማለት ነው አንደኛ ጨዋታዎቻችንን እናስታውሳቸዋለሁ በደንብ ይሄን ለማድረግ እሞክራቸው የነበሩ ነገሮች አስታውሳለሁ ከዋና ጋር የተያያዘ ታሪካችንን እናስታውሳለሁ ከእኛ ሰፈር ከእኛ ሰፈር ትንሽ ብርአቅ የሚል የሆነ ተራራ ነበረ ያ ተራራ እንዴት ነው አፈር አለው ላይክ በዛም ትልቅ ተራራ ነው እና ቢጫ አፈር ነው ያለው ይሄ ሽሮ ይመስል አይነት አፈር ነው ያለበት ያንን ተራራ እና በጣም ከፍተኛ ነው በጣም በብዙ ድካም ነው የሚወጣው ከወጣን በኋላ ግን ሜዳ ነው የምታገኘው ለጥ ያለ ሜዳ ማለት ነው ለጥ ያለ ሜዳ ነው የምታገኘው በዛም ብዙ አትክልቶች አሉ ዋሻ አይነት ነገር አለው ተራራው ላይ ማለት ነው ዋሻው የሚመስሉ ቦታዎች አሉት በስነ ስርዓት የተደረደሩ ነው የሚመስሉት ማስቀመጫዎች አሏቸው እና እኔና ጋር ጓደኞቼ ምን እናደርጋለን እሁድ ጠዋት ላይ ቁርሳችንን በልተን ምናምን የሆነች ከሰፈር ምንስ ቀን ላይ ተቀምጠን የምናወራባት የምንሰበሰብባት የሆነች ቦታ ነበረችና እሷ ቦታ ጋር ሄደን እንሰበስባለን ማለት ነው አስቀድመን ነው ለመሄድ የምናቅደው እና ለመሄድ የተስማማን ልጆች እንሰበስባለን እዛ ጋር ተሰብስበን በጧት ነው እንግዲህ መሄድ ያለብን ምክንያቱም ሊመሽብን ይችላል እና ትንሽ ራቅ ስለሚል ቦታው በዛ ላይ በእግር ነው የምንሄደው ለታክሲ ምናምን የሚባል ነገር የለም በእግር ነው የምንሄደው እና ስንሄድ አንዳንዱ ይደክማል አንዳንዱ በቃ ከመንገድ እመለሳለሁ ደክሞኛል ይላል እና ረጅም መንገድ ነው በጣም ረጅም መንገድ ነው የምንጓዘው ተጎዘን ተራራውን ወጥተን ያኔን አፈር ይዘን መጥተን ቤት እንደገና ተመልሰን ደስ የሚለው ነገር ደግሞ የሚበላ ቂጣም ይሁን አምባሻም ይሁን ይዘን ነው የምንሄደው ስንወጣው ማለት ነው፤ ከዛ ተቀምጠን ከተማውን እያየን ያንን ይዘን የመጣነውን ብስኩት ሊሆን ይችላል ቂጣን ሊሆን ይችላል አምባሻ ሊሆን ይችላል፤ እየበላን ከተማውን እያየን በጣም ደስ የሚል እሁድ በአብዛኛው እሁድ እሁድ ነው የምንሄደው ምክንያቱም የቀረቡ ቀናቶች የትምህርት ቀናቶች ስለ ስለሆኑ ለአብዛኞቻችን አይመችምና እሁድ እሁድ ነው የሚመችን ለአብዛኞቻችን እና እሱ ነገር ትዝ ይለኛል በቃ ከዛ መቼን ነው የተውነው የሆነች ጓደኛችን ወደቀች እና በጣም በከፍተኛ ነው የወደቀችው ጥርሷ ሁላ ተሰብሮ ነበርና ከዛ በኋላ ግን አባቷ በጣም ተቆጡ እንደምንሄድ ቤተሰቦቻችን አያውቁም እና አባቷ በጣም ተቆጡን ምናምን ከዛ በኋላ መሄድ ተውን እንጂ ለረጅም ጊዜ በቃ እሁድ እሁድ ቀናችን የምናሳልፍበት መንገድ ያ መንገድ ነበረ ያ ተራራ ነበረ እና በጣም ደስ የሚል የልጅነት ጊዜ ነው የነበረኝ በጨዋታ የተሞላ ነው በሳቅ የተሞላ ነው በጓደኝነት የተሞላ ነው በድራማ የተሞላ ነው አንዱ አንዱን ሲጠብስ በቃ እሷ ፍቅረኛዬ ናት እሷ ሚስቴ ናት ሲል እዚህ አይነት በጣም ብዙ የሚያማምሩ አሁን ሆኘ ሳስታውሳቸው በጣም የሚያማምሩ የልጅነት ትዝታዎች ናቸው ያሉኝና ብዙ ነገር የምዘክረው አለኝ ከልጅነቴ

ዳቦ ማብሰል ትችላለህ? አዎ በደንብ ነው የምችለው ዳቦ ማብሰል እችላለሁ። ዳቦ ሲባል ፋብሪካ ውስጥ ወይም ደግሞ ዳቦ መጋገሪያ ማሽን ውስጥ የሚሰራው አይነት ዳቦ ሳይሆን ቤት ውስጥ የሚሰራውን አይነት ዳቦ መስራት እችላለሁ በደንብ ነው የምችለው። ከእናቴ ጋር ከድሮ ጀምሮ እናቴ ስትሰራ ለቁርሳችን ሲሆን ሲሆን አንዳንዴ በፍጥነት የምትሰራቸው የዳቦ አይነቶች አሉ ያኔውኑ ጋግራ ምንድነው ያኔውን አቡክታ ያኔውንም የምትጋግራቸው አይነት ዳቦዎች አሉ። አንዳንዴ ደግሞ ተቦክተው አድረው በነጋታው ደግሞ የሚጋገሩ አይነት የዳቦ አይነቶችም አሉና ሁሉንም ማድረግ እችላለሁ። ምክንያቱም እያየሁ ነው ያደግኩት እናቴ ስትሰራ እያየሁ ነው ያደግኩት ታላቅ እህቴ ስትሰራው እያየሁ ነው ያደኩት። እና በርግጥ ቀላል አይደለም በተለይ የማቡካት ሂደቱ ቀላል አይደለም ትንሽ ጊዜ እና አቅም የሚፈልግ ነገር ነው። እንደዛም ሆኖ ግን የመለማመድ እድሉ የነበረኝ በጣም ልጅ እያለሁ ከመሆኑ የተነሳ አሁን ላይ በስነ ስርዓት ነው የምጋግረው። ለራሴ ቁርስ ለወንድሞቼ ቁርስ ምናምን በየጊዜው የምሰራው ነገር ነው ማለት ነው እና ያን ያክል የሚከብድ ነገር የለውም። ትንሽ ይከብዳል አቅም ይፈልጋል ግን እያየን ነው ያደግነው። እናቴ ደግሞ በጣም አጥብቃ ነው የምትይዘን እንደዚህ አይነት ነገሮችን እንድንችል ቤት ውስጥ የሚሰሩ አብዛኛው ስራዎች እንድንለምድ ታደርገን ነበር። እናቴና አሁን ሆኜ ሳስበው ያኔ በቃ እንድናግዛት ስለምትፈልግ ወይም ለራሷ ብላ ለምን ራሷ አትሰራም ምናምን እል ነበረ በቃ እነጫነጭ ነበር ድሮ አይገባኝም ጥቅሙ ለኔ እንደሆነ ማለት ነው። አሁን ካደኩ በኋላ ሲገባኝ ግን ለካ ለራሴ ነበረ ሁል ጊዜ ስትጫነኝ የነበረው ጠዋት ስታስነሳኝ የነበረው ለራሴ ነበረ በቃ ሙያ ሙያ ነው ምንም ይሁን ምን ሙያ ሙያ ነው። እና በተለይ ደግሞ ከህፃንነት ጀምሮ ሲለመድ ሲያድጉ ይቀላል። ሲያድጉ ማለት የመማሪያ ጊዜም ላይኖር ይችላል በቃ አሁን ላይ እኮ ራሳችንን እያየነው ነው በስራ ተጠምደን ትላልቅ ሰዎች ሆነን። ለመዝናናት ከጓደኛ ጋር ጊዜ ለማሳለፍ ሁላ ጊዜ እያጣን ነውና። ልጅነት ግን በቃ ልጅነት ነው ጊዜ አለ ይሄ መለማመድ ማንኛውም ነገር የመማር አለ ልጅ ስትሆን ማለት ነውና እናቴ ያን ስለገባት ነው መሰለኝ ከልጅነት ጀምሮ የቤቱ ስራዎች ማቡካት መጋገር። ይሄ ወጥ መስራት ምናምን የሚባሉትን ነገሮች ከልጅነት ቶሎ በጊዜ እንድንለምዳቸው አድርገናለች እና ያ ደግሞ ጠቅሞናል ብዬ አስባለሁ ለኔም ለእህቶቼም ጠቅሞናል ብዬ ነው የማስበው። ያኔ ባይገባንም አሁን እያደኩ ስመጣ ግን እያደግን ስንመጣ ሁላችንም እየገባን መጥቷል ጥቅሙ ለኛ ለራሳችን እንደሆነ ማለት ነው። እና እሱ እሱ ነገር አለ ከዛ እኔ የምጋግረው ወይ እኔ የምሰራው ዳቦ በተቻለ መጠን እናቴ ምን ትወቅሰኝ ነበረ? እኔ ስኳር ያለው ነገር እወዳለሁ ትንሽ ጣዕሙ ከጨው ይልቅ የስኳር ጣዕም ደስ ይለኛል እና ስኳር ነው የምጨምርበት ማለት ነው። እና እናቴ ደስ አይላትም አትወደውም ጣዕሙን እኔ እኮ ብጫ ብታደርጊው አሪፍ ይሆናል ምናምን ትለኛለች። እና እኔ ግን በአብዛኛው በቃ እሱ ስኳር ማድረግ ነው የሚቀድመኝ እና እኔ የሰራሁት ነገር እናቴ አትበላም። የሰራሁት ማለት የጋገርኩት ወይም ያበሰልኩት ደቦ እናቴ አትበላው ምክንያቱም የስኳር ጣዕሙን ብዙ አትወደውም እና አስፈላጊም አይደለም ብላ ነው የምታስበው። እና አብዛኛው ያበሰልኩት ወይም እኔ የጋገርኩት ነገር ለኔና ለወንድሞቼ ነው የሚሆነው በአብዛኛው እንደዛም ሆኖ ግን ክህሎቱ አለኝ።

ወደ ስራ በሰአቱ ትደርሳለህ ወይት? አዎ አብዛኛው ጊዜ በስራ ሰዓቴ ነው ስራ ቦታ ላይ ለመድረስ የምጥረው። መጀመሪያ ስራ የጀመርኩ አካባቢ እኔ የምሰራበት ስራ ከምኖርበት ቦታ ትንሽ ይርቃል ቢያንስ የሰላሳ ደቂቃ መንገድ አለው የተወሰነና ሰላሳ አርባ ደቂቃ ይሆናል። መንገዱን እና ለመሄድ ታክሲ ለመያዝ ታክሲ ለማግኘትም በጣም አስቸጋሪ ስለሆነ ከመግባት ካለብኝ ሰዓት በጣም አርፍጄ ነበር። ምገባው አብዛኛው አዲስ ገቢ ሆኜ ማለት ነው። ወደ ስራው እና በጣም እጠላው ነበር ማርሳፈዴን በጣም እጠላው ነበረ። በቃ ትክክል ነው ብዬ ስለማላስብ በጣም እጠላው ነበር። እና እንዴት ነው የሆነው? ቀስ በቀስ ራሴን ማላወድ እንዳለብኝ በጠዋት መነሳት በጠዋት ያለብኝን ነገሮች ሁሉ በጊዜ መጨራረስም መልመድ እንዳለብኝ ለራሴ ሲገባኝ ምን አደረኩኝ? በቃ የማንቂያ ሰዓት እሞላለሁኝ በጧት እነሳለሁ በተመሳሳይ ሰዓት እነሳለሁ በተመሳሳይ ሰዓት። ተመሳሳይ የሆነ ተግባራትን ነው የምፈጽመው። በጧት እና ተነስቼ ያለብኝን በየነገሮች ጨራርሼ ቁርሴን በልቼ ተረጋግቼ ቡናዬን ጠጥቼ ራሴን ለስራ አዘጋጅቼ የምለብሰው ነገር ለባብሼ ራሴን አዘጋጅቼ ከዛ በኋላ። ገና ሰዓት ከመድረሱ በፊት ወደ ታክሲ ቦታ እሄዳለሁ ማለት ነውና። ታክሲ ተሰልፈን እሱ ራሱ ሌላ ጊዜ ሌላ የሚያስደው ጊዜ አለ። እና ራሱ ጊዜ ወስዶ ምናምን ሰልፉ ግርግር በቃ በጣም ነው ጊዜ የሚያስደውም ማለት ነው። እዛ የታክሲ ቦታ ላይ የታክሲ ተራው ላይ የሚጠፋው ጊዜ ይሄ ነው የሚባል ያህል አይደለምና። በጧት ግን ስትነሳ አብዛኛው ሰው ተኝቷል። አብዛኛው ሰው ገና ነው ከቤቷ አልወጣምና የተሻለ እድል አለ በጊዜ ማግኘት ትራንስፖርት በጊዜ ማግኘት እድሉ አለ። እና ያንን እየተረዳው ስመጣ በቃ የግድ ያንን ማድረግ እንዳለብኝ ታወቀኝና እንደ እቅድ ያዝኩት ማለት ነው። በጠዋት መነሳት በጠዋት ያሉብኝን ነገሮች መጨራረስ ከዛ በሰአቱ ሰው ከመነሳቱ በፊት የታክሲ ተራው ላይ ተገኝቶ ታክሲ መጠበቅ። ከዛ ቀስ እያልኩኝ የለመድኩት እየለመድኩት ስመጣ አሁን ላይ ቃሎኝ የማደርገው ነገር ሆነ ማለት ነው። አሁን ላይ ቀሎኝ ነው የማደርገው ደስ ብሎኝ ነው በጧት የምነሳው የሚከብድ ነገር አይደለም የሚከብድ ነገር የለውም። አይከብደኝም በአብዛኛው ጊዜ ያን የሰክልም ለመነሳት አይ ዩ ኖው በቃ አለም አይጫጫኝም በቀላሉ ነው የምነሳው። እንደውም ቀስ በቀስ የማንቂያ ብየ የሞላው ሰዓት ከመድረሱ በፊት ከአምስት ደቂቃ ምናምን በፊት ከእድሜ እነሳለሁ ማለት ነው። ተነስቼ እንዳልኩት ያሉትን ተግባራቶችን ፈጽሜ በቀጥታ ወደ ስራዬ ስሄድ። እንደውም ሌሎች አንዳንድ ቀን በጣም ከፈተንኩኝ ማለት ነው። ሌሎች ሰራተኞች ስራ ከመግባታቸው በፊት ቀድሜ ደርሻለሁ ማለት ነው። እና ቀድሜ ደርሼ ስራ ቦታዬን አጸዳድቼ ያለውን ነገር አዘጋጅቼ ለዛሬ ያለኝን ስራ በስነ ስርዓቱ አዘገጃጅቼ ምናምን ነው ወደ መደበኛ ስራ የምመለሰው እና ያ ያ ነገር የወደድኩት መጣሁ ማለት ነው። ቀስ በቀስ የወደድኩት የወደድኩት ምክንያቱም ማርፈዴን በጣም እጠላሁ ስለነበረ። በጊዜ መግባቴን ደግሞ ይበልጥ የወደድኩት ስመጣ ሁሌም ማደግ ያለብኝ ነገር እንደሆነ ታወቀኝ ማለት ነው። እና አሁን ላይ ግን በስራዬ በስራ ሰዓቴ በሰአቱ ነው ወደ ስራዬ የምገባው። እንዳልኩት በጧት መነሳቴ እነዛን መሸማቀቀውም መሸማቀቆች ስራ አርፍዶ ለመግባት ሁሉ ነገር አስቀርቶልኛል ብዬ አስባለሁ

በስራ ስንት ጥሪ ታደርጋለህ? በጣም ብዙ እንደ አጋጣሚ ሆኖ እኔ የስራዬ ባህሪዬ ከደንበኞች ጋር መደዋወል ደንበኞችን ሀሳብ መስማት የነሱን እቅድ ማወቅ። ከእኛ ድርጅት ጋር እንዴት አብሮ መስራት እንደሚችሉ ማነጋገር ስለሆነ ስራ እንደገባው የማደርገው የመጀመሪያው ነገር ቢኖር ለቀኑ ያዘጋጀሁትን ሰነዶች ሁሉ ካቀራረብኩኝ በኋላ የመጀመሪያ ማደርገው ኢሜሌን ቼክ ማድረግ የተደወሉ ወይም የተላኩ መልእክቶች ካሉ እነርሱን ማየት ነው ከዛ በኋላ ግን ለደንበኞች ጥሪ ማድረግ የኔ ስራ ነው የሚሆነው ማለት ነው። በራሳቸው ይደውላሉ ከዚህ በፊት ያነጋገርናቸው ደንበኞች ከሆኑና እ የወጣላቸው እቅድ ያወጣላቸው ምን እንደምትሰራ አብረን ምን እንደምናደርግ የተነጋገረን ጓደኛ ደንበኞች ከሆኑ በራሳቸው ጥሪ ያደርጉልኛል። አዳዲስ ደንበኞች ከሆኑ ግን እኔ ነኝ ጥሪ የማደርግላቸው እና በቀን ውስጥ በጣም ለብዙ ከብዙ ጋር ነው የምደዋወለው ያው የስራዬ ባህሪዬ እንደዛ ስለሆነ ከብዙ ጋር ነው የምደዋወለው ብዙ አይነት ጥሬዎችን ነው የማደርገው። ይሄን ያህል ነው ብዬ ልናገር አንችልም ብዙ ከመሆኑ የተነሳ ማለት ነው በጣም ብዙ ነው። እና በየ በየዘርፉ ወይም በየደረጃው ከደንበኞች ጋር ያለንን ግንኙነት ከእነሱ ጋር ምን አይነት ስራ ለመስራት እንዳቀድን ለመቼ ስራው መቼ መጀመር አለበት እንዴት መጀመር እንዳለበት። ወይም ደግሞ ስብሰባ ሰፋ ያለ የቦርድ ስብሰባ የሚያስፈልገው ከሆነ ደግሞ ቀኑን የማስያዝ መቼ መሆን እንዳለበት። ስራ በቅድሚያ የምሰራው እኔ ነኝ እና ከደንበኞች ጋር ያንን ሁሉ ነገር የምጨርሰው በጥሪ ስለሆነ በቀን ውስጥ ከብዙ ደንበኞች ጋር አወራለሁኝ ጥሪ አደርጋለሁኝ እና ይሄን ያህል ነው ብዬ ልናገረው ከምችለው የበዛ ያህል ቁጥር አስተናግዳለሁ ማለት ነው። በቀን ውስጥ ነው አንዳንድ ቀን ይሰለቻል አዎ ይሰለቻል ግን። አንደኛ ስራ ነው ሁለተኛ ነገር ደግሞ የተለያየ ርዕስ ስለሆነ የሚወራው ወይም እኔ ማወራው የተለያየ ርዕስ ስለሆነ ብዙ አይከብደኝም ብዙ አይከብደኝም። እንደውም ያለመድኩባቸው ጊዜያቶች ነበሩ ግን አሁን ላይ ቀስበቀስ እየለመድኩት እየለመድኩት ስለመጣሁ ጥሪ ማድረጉን ብዙም ጫና አያደርግብኝም። ከደንበኛ ጋር ወይም ከሌላ ሰው ጋር ማውራትም ያን ያክል ጫና ያለው ነገር ሆኖ አላገኘሁትም አሁን ላይ ስለለመድኩትም ሊሆን ይችላልና። እሱ እሱ ነገር አለ በቀን ውስጥ ግን ረጅም ለሚባሉ ሰዓታት ስልኬ ላይ ጥሪ እያደረኩኝ ነው የማሳልፈው አንዳንድ ደንበኞች አሉ በስልክ ማውራት ወይም ጥሪ መደራረግ የማይፈቅዱ የማይፈልጉ የግድ በአካል መሆን አለበት ብለው የሚናገሩ ደንበኞች አሉ እነሱን ደንበኞች ደግሞ በአካል ቢሯቸው ድረስ በመሄድ ወይም ደግሞ እነርሱን ቢሮ ጋር እንዲመጡ በማድረግ ያንን ስብሰባ ወይም ያንን ውይይት እናደርገዋለን ማለት ነው። ግን በአብዛኛው ደንበኞቻችን የሚመርጡት ነው ወይም በጥሪ ማውራትን ነውና የሚመርጡት በተለይ እንዳልኩት አዳዲስ ደንበኞች ከሆኑ በስልክ ነገሮችን ከጨረሱ በኋላ ነው በአካል መጥተው የምንሰራውን ስራ ማየት የራሳቸውንም ጭምር ስራ ማየት የሚፈልጉት ከዛ በኋላ ነው። ከስልኩ ጥሪ በኋላ ነው እና እንደዚህ አይነት ስራዎችን በግሌ ስለምሰራ በቀን ውስጥ ረጅም ለሚባል ሰዓታት ጥሪ አደርጋለሁኝ ብዙ በቁጥር ብዙ ጥሪዎችን ደግሞ አስተናግዳለሁ

ምን አዲስ ነገር መማር ትፈልጋለህ? እኔ ብዙ አዳዲስ ለመማር የምፈልጋቸው ብዙ አዳዲስ ነገሮች አሉ ከእነሱም መሃል ቅድሚያ ወደ አእምሮዬ የሚመጣው የሙዚቃ መሳሪያ መማር ነው። የሙዚቃ መሳሪያ መማር እወዳለሁ። እና አደርገዋለሁ እውነቱን ለመናገር አደርገዋለሁ። እና የሙዚቃ መሳሪያ መማር እወዳለሁ። እሱ አዲስ ነገር ነው ከዚህ በፊት ሞክሬው የማውቅ ነገር አይደለም። እና እሱን መሞከር እፈልጋለሁ መማር እፈልጋለሁ እንዴት ነው ሙዚቀኛ ለመሆን? ወይም ራሴን የሙዚቃ ስራ ውስጥ ለመክተት ሳይሆን። በቃ እንዲሆን ማወቅ እፈልጋለሁ። በጣም ሙዚቃ ወዳጅ ነኝና ከሙዚቃ ደግሞ ዜማው በጣም ነው የሚመስጠኝና። ዜማ ማወቅ ስለምፈልግ እንዴት እንደሚሰራ ሙዚቃ እንዴት እንደሆነ እንዴት ነው የሚሰራው? ሙዚቀኞች እንዴት ነው የሚቀናበሩት? እንዴት ነው ሙዚቃ የሚፈጠረው የሚለው ነገር በስነ ስርዓት ነው መረዳት የምፈልገው ነው። እና ያንን ነገር ለመረዳት የሙዚቃ መሳሪያ መጫወት ወይም ደግሞ ቢያንስ ማወቅ እንዴት ነው የሚሆኑት እንዴት ነው የሚሰሩት የሚለውን ነገር ማወቅ አለብኝ ብዬ ስለማስብ። የሙዚቃ መሳሪያ እለማመዳለው እሱ አዲስ ነገር ነው መማር ነው የምፈልገው። አንደኛው እሱ ነው ሌላ ከምግብ የምግብ ዝግጅት መማር እፈልጋለሁ እሱም አዲስ ነገር ነው። በርግጥ ምግብ ማብሰል እወዳለሁ ቤት ውስጥ የሚሰሩ ማናቸውም አይነት ምግቦች። አሁን ላይ ማብሰል እችላለሁ ግን የሚከብዱኝ አንዳንድ የምግብ አይነቶች አሉ በተለይ እነዚህ የውጭ ምግቦች ቤቴ ውስጥ በስነ ስርዓት ማዘጋጀት ነው የምፈልገው እና እነሱ እነሱ ትንሽ ይከብዱኛል። እና ስለሚከብዱኝ እነሱን መማር እፈልጋለሁ አዳዲስ ነገሮች ናቸው እንደሚታወቀው እና እነሱን መልመድ እፈልጋለሁ። የፈረንጅ ምግብ ማለት ነው በስነ ስርዓት ነው መልመድ የምፈልገው። በቃ ከምንበላው እንጀራ ከምንበላው የወጥ አይነት ምናምን በተጨማሪ የራሴ ቤት ውስጥ በቃ እነዚህ የፈረንጅ ምግቦች። በስነ ስርዓቱ በየጊዜው ተሰርቶ የሚቀርቡ እንዲሆኑ ስለምፈልግ እሱን እንደ አዲስ ነገር ልማር ከምፈልጋቸው ነገሮች መሃል አንዱ ነው ማለት ነው። ሁለተኛ ሶስተኛው ነገር አሁን ላይ በርግጥ ጀምሬዋለሁ እየተማርኩኝ ነው እና ዋና መለማመድ እፈልጋለሁ። ዋና መዋኘት እፈልጋለሁ ውሃ በጣም ነው የምወደው ከምወዳቸው ነገሮች መሃል ነው ውሃ እና ዋና በቃ የህይወቴ አንድ አካል እንዲሆን ነው የምፈልገው እና በዛ ደረጃ ለመቻል ነው እቅድ ያለኝ። በቃ የህይወቴ አካል በየሳምንቱ በየጊዜው ሄጄ የማደርገው ነገር እንዲሆንልኝ ነውና የምፈልገው ለዛ ደግሞ ልምምድ ያስፈልጋል መቻል ያስፈልጋል እና አሁን ላይ እየተለማመድኩኝ ነው። የተወሰነ ሳምንታት ሆነውኛል ከጀመርኩኝ እና እሱም በህይወቴ ውስጥ አድርጌያቸው ከማላውቃቸው ግን ማድረግና መማር ከምፈልጋቸው ነገሮች መሃል አንድ ነውና። እሱም አለ እሱን መማር እፈልጋለሁ። ዋና እንዳልኩት የህይወቴ አንድ አካል እንዲሆን ነው የምፈልገው እና እሱን መማር እፈልጋለሁ። ከዛ ውጪ በጣም የሚያስፈራኝና ልደፍር ያልቻልኩት ነገር ይሄ። በፓራሹት ከትራራ ላይ ከተራራ ላይ የመጣል ወደ ምንድነው የሚባለው የስፖርት አይነት ነው። እሱን መማር እፈልጋለሁ በስነ ስርዓት ነው መማር የምፈልገው። ነው የሚያስፈራው። የሆነ ቀን ሞክሬው ነበረ እና እኔ ከመንገድ ነው የተመለስኩት በጣም ፈርቼ ማለት ነው በፍጹም አላደርገውም ብዬ። የተመለስኩት እና እሱም አዲስ ነገር ነው በህይወቴ። እሱን እሱን መማር እፈልጋለሁ። ከኮምፒውተር ጋር የተያዙ ከዲጂታል ማርኬቲንግ ጋር ከግራፊክስ ዲዛይን ጋር ቪዲዮ ኤዲት ከማድረግ። በጣም ብዙ ስኪሎች። ወይም ከለውጦች መለማመድ እፈልጋለሁና እነዛን እነዛን ነገሮች አሉ

ወደ ስራ ምን ልብስ ለብሳለህ? የኔ ስራ ሁኔታ የቢሮ ስራ ነውና። መደበኛ ልብስ ነው የምለብሰው መደበኛ ሲባል የተለመደ ሳይሆን ተመሳሳይ አይነት የልብስ አይነት ነው መልበስ። የሚጠበቅብኝ እና ይሄ መዘነጫ የሚሆኑ የጂኒስ ወይም አጫጭር ቀሚሶች ምናምን እንድንለብስ አይፈቀድልንም። በቃ የምናደርገው እንዴት ነው ሸሚዝና እና የጨርቅ ሱሪ እንድናደርግ ነው የሚፈቀደልን። እና እሱን ነው በአብዛኛው ለብሼ የምሄደው ወደ ስራ። ለስራ ከስራ ውጪ ባሉ ሰአቶች የምለብሳቸውን እነዚህን መደበኛ የሚያዘንጡ የሚባለው አይነት ልብሶችን በአብዛኛው አለ አላደርጋቸውም ስለማይፈቀዱልን ማለት ነው። እዛ ማድረግ ስለማይፈቀድ አልለብሳቸውም ከስራ ውጪ ላሉ ጊዜ ነው የምጠቀማቸው ከጓደኞቼ ጋር በሚኖረን ሻይ ለመጠጣት ስንወጣ ከሌሎች የማገኛቸው ሰዎች ሲኖሩ ከስራም ጋር በተያያዘ ከስራው ውጪም ባሉት ሰአቶች። ሰዎችን ለማግኘት ካልሆነ በስተቀር በስራ የሚሄድበት ልብስ በአብዛኛው ተመሳሳይ ነው ተመሳሳይ አይነት ስታይል ያላቸው ልብሶች ነው። ለስራ የምመርጠው ምክንያቱም ሚፈቀደው እንደዛ ነው የቢሮ ስራ ነው እና በጣም ፎርማሊቲ እንዲጠበቅ። ከደንበኛ ጋር በቃ ማለት የኛ ሰው አለባበስ አይቶ ሊ ይዳኝሀል ጥሩ አለባበስ ወይም ሚያምረሰ አለባበስ ያለው ሰው ወይ ደግሞ ፎርማል የሆነ ፕሮቶኮልን የጠበቀ አይነት አለባበስ ለብሰህ ስትጠብቀው የማመን እድሉ አለህ የመታመን እድሉ አለህ ማለት ነው። እና ይሄ መደበኛ የሚያዘንጡ ልብሶች ለብሶ ቢሮ ላይ ቢያስተናግድህ ያ ሰው ላታምነው ትችላለህ የሆነ ድርዬ ሊመስል ይችላል ተቀምጧል እኮ አንተን ለማስተናገድ ግን በቃ ቁም ነገኛ ሰው አይመስልህም። አይመሰለኝም ምናልባት ቢሮዎች ላይ የመንግስት መስሪያ ቤቶች ላይ የሚፈቀዱ መደበኛ ወይም ደግሞ የተወሰኑ ልብሶች ያሉበት ምክንያት ያ ይመስለኛልና እኛም መስሪያ ቤት የሚፈቀደው በተለይ ለኛ ለሴቶች የሚፈቀደው ልብስ ሸሚዝ እና ነጭ ሱሪ ነው። በአብዛኛው ምንም አይነት ቀለም ሊኖረው ይችላል ግን የተወሰነልን ቲሸን እንደዚህ ቲሸርቶች ወይም ቶፖች ወይም አጫጭች ቀሚሶች ወይም ሙሉ ቀሚስ ምናምን እንድናደርግ አይፈቀድልንም። የቢሮ ፕሮቶኮል ተመሳሳይ ቀለም ያለው ሊሆን ይችላል ሊለያይም ይችላል ቀለሙ ችግር የለውም ብቻ ግን የጨርቅ ሱሪና ከላይ ደግሞ ሸሚዝ ማድረግ ነው የሚፈቀድልን የቢሮ ስራ ነው። እንዳልኩት እና ይሄ ፕሮቶኮል በጣም ወሳኝ እንደሆነ እኔ በራሱ ተረድቻለሁ ምክንያቱም ነው እኔ ደግሞ እንደ ስራዬ ሁኔታ ከደንበኞች ጋር ከሰዎች ጋር የሚያገናኘኝ ነገር ስለሆነ የሰዎችን ታማኝነት በቀላሉ ለማግኘት አይን ውስጥ የሚገባ ነገር ማድረግ አያስፈልግም። የፀጉርም ራስ አያያዝ ሊሆን ይችላል ወይም ፊት ላይ የሚቀቡ ላፕስቲኮች ሊፕስቲኮች ምናምን ሊሆን ይችላል ብቻ ግን አይን ውስጥ የሚገባ ወይም ሰውን አስቀድመው ወደ ዳኝነት የሚያመሩ ማን ናቸውም ነገሮች ማስወገድ አለብን ብዬ አስባለሁና ከዛ አንተ ቀለል ቀለል ያሉ ሸሚዞች ቀለል ያሉ የልብስ ምርጫዎች ናቸው ያሉኝ ለስራ ማለት ነው። እና ፀጉሬም ሳስይዝ ወይም ፊቴ ላይ አንዳንድ ነገሮችን ስቀባ እንዳልኩት ቀለል ያለና አይን ውስጥ በቀላሉ ሊገባ የማይችል ነገር እንዲሆን ነው የምፈልገው ምክንያቱም የሰዎቹ ትኩረት ከእኔና ካደረኩት ወይም ከለበስኩት ነገር አልፎ የምንሆነው ነገር ስራ ላይ አላማችን ላይ ግንኙነታችን ላይ እንዲሆን ስለምፈልግ በአብዛኛው የሚፈቀድልን የአለባበስ አይነት የሸሚዝና ነጭ ሱሪን ነው

ደሞዝ በየትኛው ቀን ታገኛለህ? ደሞዜን ማገኘው የመጀመሪያው ቀን ነው። ያ በርግጥ በእኛ በወሩ በመጀመሪያው ቀን ነው። ደሞዝ የሚገባልን አንዳንድ ጓደኞቼ ምን ብለው ይቀልዳሉ። የደሞዝ ወቅት ሲሆን ከመጀመሪያው መጀመሪያ እስከ ሳምንት እስኪሆነው ድረስ ዘመነ ፍስሃ ይሉታል። ዘመነ ፍስሃ ማለታቸው እንዴት ነው ያኔ ነው። ደሞዝ የሚቀበለውና በአብዛኛው የምፈልጋቸው ነገሮች የምናደርግበት ብር እጃችን ላይ ስላለ ደስ ብሎን ብሩን እናጠፋዋለን አይነት ነገር ነውና። ብር ሲኖር ደግሞ ፍስሃ አለ ደስታ አለ ማድረግ የምትፈልገውን ነገር በቀላሉ ከብር ጋር የተያያዘ ነገር ማለት ነውና። በቀላሉ ማድረግ ስለሚያስችለን ዘመነ ፍስሃ ብለው ነው ስም ያወጡለት እና እና የወር የመጀመሪያው ቀን ላይ ነው ደሞዝ የሚገባልን እኛ ጋር። አንዳንድም አንዳንዶች ቢሮዎች አሉ ከወር ከገባ ግማሽ ወይም ከሁለት ሳምንት በኋላ ደሞዝ የሚገባለው የሚገባላቸው ሌሎች መስሪያ ቤቶች አሉ። እኛ መስሪያ ቤት ግን የወር የመጀመሪያ ቀን ላይ ነው ደሞዝ የሚገባልን። ለአብዛኛው ሰራተኛ የመነቃቃት ስሜት ደስ የሚል ስሜት እንዲሰማው የሚያደርግ ጊዜ ነው የደሞዝ ጊዜ ምክንያቱም የለፋህበት ነገር ነው። በወር ወርን ሙሉ ተመላልሰህ ወርን ሙሉ ስራን ሰርተህ ወርን ሙሉ ጊዜህን የሰጠህለት ነገር ሲከፍልህ ማለት ነው። እና በጣም ደስ የሚል ጥበቃ ነው ያለው ለወሩ መጀመሪያ ወይም ለደሞዝ ጊዜ ብዙ ሰው እንደሚታወቀው ያቅዳል በቃ ደሞዝ ስቀበል እንዲህ አደርጋለሁ ደሞዝ ሲቀበል ስቀበል እንዲህ አደርጋለሁ ደሞዝ ሲገባልኝ እንዲህ አደርጋለሁ ይላል። እና ደሞዛችንን ከመጀመሪያው ማቀድ አለብን ብዬ አስባለሁ በተለይ ብዙ ሰዎች ብዙ ልጆች የሚያስተዳድሩ እናትና አባቶች ከሆኑ የግዴታ ያላቸውን ብር የማያገኙትን ብር የሚያገኘቱን ደሞዝ ማቀድ አለባቸው ብዬ አስባለሁ። በቃ ቅድሚያ መስጠት ያለበት ቅድሚያ ሰጥተው ማድረግ ያለባቸው ነገር እያደረጉ ግን በቃ አስቀድሞ የታሰበለት ወይም ደግሞ አስቀድሞ ለታሰበለት ነገር ነው ብሩ ወይም ገንዘቡን መዋል ያለበት ብዬ የማምነው ምክንያቱም ያለችው ብር ያቺ ብር ናት። ያለችው ብር ያቺ በወር አንድ ጊዜ የምናገኛት ብር ትነስም ትብዛም ያለችው ብር እሷ ብር ነችንና በተቻለን መጠን ለማብቃቃት እንዲያመቸን ብሩ መዋል ያለበትን ትክክለኛ ቦታ ለማወቅ አስቀድመን ብሩ እጆቻችን ከመግባቱ በፊት አስቀድመን ማቃድ አለብኝ ብዬ አስባለሁ እንዳልኩት ምክንያቱም ምንድነው? በቃ ብሩ ትንሽ ሊሆን ይችላል ብዙም ቢሆን ብዙ አይደለም በቃ ትንሽም ትንሽ ነው ብዙም ትንሽ ነው። እኛ ከሚያስፈልገን ነገር አንፃር እኛ ከምንፈልገው ነገር አንፃር ማግኘት መግዛት መብላት መጠጣት መልበስ ከምንፈልገው አንፃር የምናገኘው ደሞዝ ወይ የምናገኘው ገቢ እጅግ በጣም አነስተኛ ነው። እና ያንን ነገር ለማስተዋል ማድረግ ያለብን ብዬ የማስበው ያለንን ደሞዝ ማቀድ ያስፈልጋል። ደሞዙ ከመግባቱ በፊት ወይም ብሩ ከመግባቱ በፊት ያ ብር ሲመጣ የት የት ቦታ ላይ እንደሚውል ለምን ለምን እንደምንጠቀምበት አስቀድመን ማቀድ አለብን ብዬ አስባለሁ። እንደዛ ካልሆነ ኪሳራ ነው የሚሆነው ብር እናገኛለን እንዴት እንደሚጠፋ እናውቀውም ምን ስናደርገው እንደሚጠፋ እናውቀውም ስለዚህ ዝም ብሎ ይጠፋል ማለት ነው። እና መብላት መጠጣት ሁሉ ነገር ቀርቶብን ብራችን የት እንደገባ እንዳለ ማወቅ አለብን ብዬ አስባለሁ

ውሳኔ መስጠት ትችላለህ? በህይወታችን ውስጥ በየጊዜው ውሳኔ መስጠት የሚያስፈልጋቸው ብዙ እድሎች አጋጥሞናል ብዙ አጋጣሚዎች አጋጥሞናል እና ይሄ ውሳኔ መስጠት በጣም አስፈላጊ የሚሆንበት ጊዜ አለ። ሁለት ነገሮች አንዱን መምረጥ የሚያስፈልግ ሰዓት አለ ወይም ደግሞ ከብዙ ነገሮች መሃል ደግሞ አንዱን እጅግ አስፈላጊ የምልነውን ነገር የመምረጥ ወይም ደግሞ እዛ ነገር ላይ ውሳኔ መስጠት ያለብን ወይም ደግሞ አስገዳጅ ሁኔታ ሊኖረን ይችላል። እና ውሳኔ መስጠት እንደሚታወቀው ክህሎት ነው የሚዳብር ነገር ነው ከሆነ ጊዜ በኋላ ኖሮን ከሆነ ጊዜ በኋላ ደግሞ የሚጠፋ ነገር ሳይሆን ቀስ በቀስ በህይወታችን የሚያጋጥሙንን ትናንሽ የሚመስሉ ውሳኔዎችን በመወሰን ራሳችንን የምናሳድግ ነገር ነው ብዬ አስባለሁ። በጣም ጥቃቅን ሊሆን ይችላል በየቀኑ የምንወስናቸው ውሳኔዎች ምን ልልበስ ምን ልብላ ምን ላድርግ መቼ ልሂድ መቼ ልመለስ ሊሆንም ይችላሉ እነዚህ ውሳኔ ለመስጠት የሚያስፈልጉ ነገሮች እና እንደዛም ሆኖ ግን መለማመድ የሚያስፈልግ ወይም ልምምድ የሚያስፈልግ ነገር ነው ብዬ አስባለሁ። በአንዴ መጥቶ በአንዴ የሚያድግ ነገር ሳይሆን በየጊዜው እንዳልኩት ጥቃቅን በሚመስሉ ትናንሽ የእለት የየእለት ውሳኔዎቻችን እየተደመሩ ክህሎታችን እያደገ ነገሮች ከየአቅጣጫው የማየት ነገሮች ያለበት ሁኔታ ነገሮች እየሄዱ ያለበትን ሁኔታ ለመረዳት እነዚህን በጣም በትንሹ የምናደርጋቸውን ጥቃቅን ልምምዶች ወይም ጥቃቅን ምርጫዎች ወሳኝ ናቸው ብዬ አስባለሁ። የውሳኔ ሰውም ለመሆን አንድ ነገር ላይ ቶሎ ውሳኔ ለመስጠት አንዳንድ ሰዎች አሉ በቃ ነገሮች ወደ ህይወታቸው ሲመጡ በቀላሉ ውሳኔ ሰጥተው ማድረግ ያለባቸውን ነገር በቀላሉ የሚያደርጉ ብዙ ሰዎች አውቃለሁ። በዛ ልክ ደግሞም ክህሎት ያላዳበሩ ነገሮች እንዴት እየሄዱ እንዳለ ያ የማያውቀው ያለባቸውን ነገር ለማድረግ የሚዘገዩ ሰዎች ደግሞ በዛው ልክ አጋጥመውኛል። እና እኔ በግሌ ራሴን ስገመግም እንዳልኩት ነው በቃ ወይ ቀኑ ማድረግ ያለብኝን ነገር ለመወሰን እሞክራለሁ በጣም በትንሽ ነገር ማለት ነው። በየቀኑ የሚያጋጥሙኝ በጣም ጥቃቅን የሚመስሉ ተግባራት ጋር በተያያዘ ውስጣኔ ለመስጠት ራሴን ውሳኔ መስጠት ለማለማመድ የምጥር ሰው ነኝና። ይሄ ምንድነው የሚሆነው? እንዳልኩት ውሳኔው የሚፈልጉት ነገሮች በጣም አናሳ ከመሆናቸው የተነሳ መወሰናችን ሁላ ልንረሳው እንችላለን እና ግን ከነዛ ጥቃቀን ነገሮች ነው ውሳኔም መስጠትን ትላልቅ ሀላፊነቶችን መወጣትን የምንማረው ከእነዚህ ጥቃቅን ከሚመስሉ ልምምዶች ነው ብዬ ነው የማስበው። እና እነዚህን ልምምዶች በየህይወታችን በየቀኑ ወይም በእለት እለት ተግባሮቻችን የምንወስናቸውን ጥቃቅን ውሳኔዎች ቸል ማለት ያለብን ነገሮች አይደሉም ብዬ አስባለሁ። እንዳልኩት ክህሎትን ለማሳደግ ውስናኔም መስጠት የሚባለውን ክህሎት ለማሳደግ በየቀኑ የሚያጋጥሙን አነስተኛ የሚመስሉ ውሳኔዎችን የመወሰን ክህሎታችን ማዳበር አለብን ብዬ አስባለሁ። ይሄም ለምንድነው የሚጠቅመን? ነገ ትላልቅ የሚመ የሆኑ ወይም ውሳኔ የሚፈልጉ ነገሮች ወደ ህይወታችን መምጣታቸው ስለማይቀር ያኔ ከተለያየ አቅጣጫ አይተን ይሄን ብናደርግ ያ ባደርግ እንዴት ይሆናል የሚለውን ነገር በስነ ስርዓት ተረድተን ውሳኔ ለመስጠት ያመችልናል ብዬ አስባለሁ

ኢሜል ትጠቀማለህ? ኢሜል እጠቀማለሁ አዎ በአሁኑ ሰዓት ለብዙ ነገር። በተለይ ደግሞ ከስራ ጋር ለተያያዙ ነገሮች። መልእክት ለመላላክ ለሰዎች መልእክትን ለመላክ ያለህን ሀሳብ ለመግለጥ። ኢሜሎችን መላላክ በጣም የተለመደ ነገር እንደሆነ ይታወቃል። በአሁኑ ዘመን። ኢሜል የሌለው ኢሜል የማይጠቀም ሰው አለ ብዬ አላስብም። ከ እንኳንስ አሁን ትላልቅ ሰዎች ሆነን። የድርጅት ሀላፊነት ይዘን ይቅርና ድሮም ተማሪ ሆነን ሆንን አሳይመንቶቻችንን ይቀበሉን የነበረው በኢሜል ነበርና። ለረጅም አመት ተጠቅሜያለሁ ብዬ አስባለሁ። መላላክ እንዳልኩት ደግሞ የኔ ስራ ደግሞ ቀጥታ ከደንበኞች ጋር። ከአብረን ከምንሰራቸው ድርጅት ሌሎች ድርጅት ውስጥ ጋር በተገናኘ ግንኙነት በመስራት ይሄ። በምንሰራቸው ስራዎች ላይ ሀሳብን መቀያየር ስለሆነ የኔ ስራ አብዛኛው መልእክት ለመላላክ እርስ በእርስ የምንጠቀመው የእርስ በእርሳችንን ኢሜል። አድራሻዎቻችንን ነው የምንጠቀመው እና በስነ ስርዓት ነው የምጠቀመው ለአጠቃቀም በጣም አመቺ ነው የሚከብድ ነገር የለውም። አመቺ ከመሆኑ ባለፈ ደግሞ በቀላሉ አሁን ላይ ብዙ ሰው ሊያገኘው የሚችል ነገር ነው ብዬ እና ብዙ ጥቅሞች ናቸው ያሉት። ከእንትንም አንፃር ለ በተለይ ለስራ ስንጠቀምበት ከፕሮፌሽናሊዝም አንፃር ከሚስጥር መጠበቅ አንፃር በጣም ተመራጭ መንገድ ነው ብዬ አስባለሁ። ያለህን መልእክት ለሰዎች ለመላክ በኢሜል መላላክ በጣም ሚስጥራዊ ነው የራስህ አካውንት ነው። የራሱ ፓስወርድ ወይም ማለፊያ ቁጥር ሊሆን ይችላል አለውና ያን ያክል በቀላሉ ሰው ሊያገኘው የሚችል ነገር አይደለም። የራስህ ስም የራስህ ፓስወርድ ያለው ነገር ስለሆነ ለመጠቀም አመቺ ከመሆኑም ባሻገር ማንም ሰው ሊያገኘው የሚችል ነገር አይደለም። እንደገና ደግሞ በተለይ እንዳልኩት ከስራ ጋር በተያያዘ ላሉት ጉዳዮች ላጠቃቀም በጣም አመቺነቱ በጣም ተመራጭ ያደርገዋል ብዬ አስባለሁ

የስራ ልብስ ትለብሳለህ? የስራ ልብስ ለብሳለሁ አዎ ለስራችን የተመደበ አለ እና የስራ አይነት የልብስ አይነት አለ እሱን ልብስ ነው እኔን ጨምሮ ሌሎች የድርጅቱ ሰራተኞች የምንለብሰው ያንኑን ልብስ ነው። ከመስሪያ ቤት ፕሮቶኮል ጋር የተያያዘ ጨርቅ ሱሪና ሸሚዝ ነው በስራ ሰዓት የምንለብሰው እንደዚህ አይነት ልብሶችን ነው። ከዚህ አይነት የልብስ ፕሮቶኮል ውጪ ወደ መስሪያ ቤት እንድንገባ አይፈቀድልንም። ማን ማንኛውም ሰራተኛ ደግሞ ይሄንን ስለሚያውቅ አያደርግም። በቃ የፕሮቶኮል ልብሱን ነው ለብሰው የሚመጣውና እኔ ደግሞ እወደዋለሁ ያን ያክል ምቾት የሚነሳኝ ነገር አይደለም እወደዋለሁ እንደ ስታይልም እወደዋለሁ። ስለብስ ደግሞ በጣም የሚያምርብኝ ነገር መስሎ ነው የሚሰማኝ እና እወደዋለሁ ያን ያክል በህግ ደረጃ ስለተጫነኝ ድርጅቱ ምናምን ሳይሆን እኔ ወድጄው የማደርገው ነገር ነው። እንደ ስታይልም እወደዋለሁና ከ ከጨርቅ ሱሪና ከሸሜዙ ባለፈ ከስራ ውጪ ላሉ ግንኙነቶች ወይም ከስራ ውጪ ላሉ ስብሰባዎች ካልሆነ በስተቀረ ስራ በምገባበት ሰዓት ወይም በስራ ለሚኖረኝ ሰዓታት ሙሉ የምለብሰው የስራ ልብስ አለኝ። ይሄ የስራ ልብስ እንዳልኩት ከፕሮቶኮል ጋር ይገናኛል። ከስርዓት ጋር ያገናኙታል ከድርጅት ህግና ደንብ ጋር በቀጥታ የሚያገናኙት ሰዎች አሉና የስራ ልብስ መኖሩ። አንደኛ በቃ ስሜታችን እንዲቀየር ያደርጋል ያንን የስራ ልብስ ስንለብስ ስራ ቦታ ላይ መሆናችንን ለስራ ራሳችንን ለስራ ራሳችንን ማዘናጀት እንዳለብን ከምንም በላይ ደግሞ የስራ ቦታ ላይ መሆናችንን ለራሳችን እንድናስታውስ የሚያደርግ ነገር አለ። ስሜታችንን ተቀይሮ ከሆነ ወይም የመስራት ሞራላችን ሳይመጣ ቀርቶ ከሆነ ያንን ልብስ ግን ስንለብሰው ራሳችን አእምሮአችን ማለት ያለልብስ በቀጥታ ከስራ ጋር ያገናኘውና ራሱን ነቃ እንዲል ያደርጋል ማለት ነው። አእምሮአችን ስለዚህ እንደ ሀይልም ነው መልመዱ የሚከፋ ነገር የለውም። እንደ ሀይል ነው እንዳልኩት ያለ ልብስ አእምሮአችን ከስራ ጋር ከመስራት ጋር ያገናኘውና በቀላሉ ሳንጨነቅ አእምሮአችን እንድንነቃ እንዲነቃ እንድንነቃ የሚያደርገን ነገር ነውና። የስራ ልብስ እኔም አለኝ እኔን ጨምሮ ሌሎቻችን የድርጅቱ ሰራተኞች ተመሳሳይ የሆነ የፕሮቶኮል ልብስ ነው የምንለብሰው እና እሱ ልብስ ደግሞ እንዳልኳት ብዙ አይረብሸኝም እንደ ስታይልም ምወደው ነገር ስለሆነ የሚረብሽ ነገር የለውም።

ሌሎችን ማበረታታት ትችላለህ ወይ? ይመስለኛል ይመስለኛል ሌሎች ማበረታታት እችላለሁ። እንደውም ጓደኛቼ በጣም በቀላሉ ጓደኛ ሊያደርጉኝ የሚችሉት ወይም ደግሞ በቀላሉ ለሰዎች ጓደኛ መሆን የምችል አይነት ሰው ነኝ ብዬ አስባለሁ ወይም ከምን የመነጨ ነው። በቃ እያንዳንዱ ሰው የሚያደርገውን ትናንሽ ነገር ማህበር ማበረታታት እውቅና መስጠት እወዳለሁ። በተለይ ምንም ነገር ይሁን በቃ ሰው አንድ ነገር ሲያደርግልህ ማንም አስገድዶት አይደለም በራሱ ፈቃድ ወዶ ስለሚወደህ ስለሚያፈቅረህ ስለሚያከብርህ ነውና የሚያደርግልህ ምንም ነገር ዋጋ መስጠት ያስፈልጋል። ሰው ለሚያደርገው ለምንም ነገር በተለይ ደግሞ አንተን ብሎ ለሚያደርገው ነገር ዋጋ መስጠት አለብህ ብዬ አስባለሁ። ሁሉም ሰው ዋጋ መስጠት አለበትና ከዚህ አንፃር ሰዎች የሚያደርጋቸውን የሚያደርጓቸውን ነገሮች ማበረታታት አይዞህ ማለት የተሻለ ነገር እንደሚመጣ ሁሌም ከጥረት በኋላ እንዳለ ከጥረት በኋላ የምናገኘው ነገር እንዳለ ለሰው ማስታወስ ያስፈልጋል። ማበረታታት ማለት ሰዎች ሰውን ካለመስራት ወይም ምንም ካለማድረግ ወደ ማድረግ ማምጣት ማለት ነው። አንድ ሰው እየሰራን ቢሆን በሆነ አጋጣሚ ስሜቱ ሊቀዘቅዝበት ይችላል ወይም በሆነ አጋጣሚ ወይም በሆነ ሀሳብ ተነሳስቶ የነበረውን መበረታት ወይም የነበረውን ብርታት ሊያጣው ይችላል ያ ሰው ማለት ነው። ምክንያቱም ሁላችንም ስሜታችን አንድ አይነት ሆኖ ለረጅም ሰዓት ሊቆይ አይችልም። በቃ የሆነ ሰዓት ላይ ሚዋዥቅ ነገር ነው ስሜት ብርታት የሆነ ሰዓት ላይ ሊጠፋ የሚችል ነገር ነው ያገኘነው ነገር እንደሆነ ያህል የሚጠፋም ነገር ስለሆነ እርስ በእርሳችን መበረታታት እርስ በእርሳችን እውቅና መሰጣጠት በጣም አስፈላጊ ነገር ነው። ብዬ አስባለሁ እና ከዚህ አንፃር ጓደኛቼም ሆኑ አጠገቤ ያሉ ሌሎች ሰዎች የሚያደርጋቸው ስራዎች ለሚያደርጉልኝ ለኔም ጭምር እንደ ግለሰብ ለሚያደርጉልኝ ለምንም አይነት እርዳታ ለምንም አይነት ድጋፍ እውቅና ምስጥ እወዳለሁ በቃ ማመስገን እወዳለሁ ማበረታታት እወዳለሁ። በጣም ትንሽ ትንሽ የሚባል ነገር ባይኖርም በጣም ትንሽ ለሚመስል ነገር ሁላ እውቀትና መስጠት ያስፈልጋል ብዬ አስባለሁ። ምክንያቱም ያንን ሰው ባበረታነው ቁጥር ወይም ባበረታታነው ቁጥር ለሌላ ለአዲስ ጥሩ ነገር ለሌላ ለተሻለ ነገር የመነሳሳት እድሉ በጣም ከፍተኛ ነው። አንድ ሰው በቃ በተፈጥሮአችን ለጥሩ ነገር እናደላለን በተፈጥሮ ማለት ነውና ከወቀሳ ይልቅ ለብርታት ወይም ከወቀሳ ይልቅ ለማበረታቻ እድል እንሰጣለን እኛ ሰዎች ጆሮውን እንሰጣለን እና ይህ አይነት ተፈጥሮ ካለን ሰው እርስ በእርሱ ለምን አይደናነቅም? ሰው እርስ በእርሱ ለምን አይ አይበረታታም? ስሜታችን እርስ በእርስ ለምን አንቀያየርም? ማለት የዛሬ ከበረታሁኝ እና ወንድሜ ከደከመ እሱን አበርትቼው ለምን ምክንያቱም ለኔ ራሱም ይጠቅመኛል የሱ መበርታት ለኔ ነው የሚጠቅመኝ ምክንያቱም እኔ ደግሞ ሰው ነኝ እንደሱ አንድ ቀን መድከሜ አይቀርም። ስለዚህ እኔ በምደክምበት ሰዓት እሱ እንዲያነሳኝ እኔ አስቀድሜ በወደቀበት ሰዓት ላነሳው ይገባል በወደቀበት ሰዓት ስሜቱን መመለስ የኔ ስራ ነው የሚሆነው ማለት ነው። እና ሰዎችን ማበረታታት ማለት ካለመስራት ወይም ነገሮች ካለማቀድ ወደማቀድ ካለመስራት ወደመስራት ምንም አልችልም እኔ ያ አይሆንልኝም ከማለት ይሆንልኛል አደርጋለሁ ወደ ማለት ማምጣት ስለሆነ። እኔ እጅግ በጣም ነው የምወደው እችላለሁ እንጂ